አዲስ አመትን እንዴት ታከብራለህ? ያው እንደኛ ባህልና እንደኛ ሀገር አዲስ አመትን የምናከብረው እጅግ በጣም ባማረና በደመቀ ሁኔታ እናከብራለን። እናም የአዲስ አመት ክብረ በዓል ዝግጅት እጅግ በጣም የሚያምርና እ የበአል ማድመቂያ የተለያዩ ነገሮችን በማድረግ እናከብራለን። ከምናደርጋቸው ነገሮች መካከልም ለምሳሌ በግ ወይም ከብት በማረድ ያ ስጋ እ ይበላል ማለት ነው። እንዲሁም ቡና ይፈላል። ጎረቤት ዘመድ ቤተሰብ በአንድ ላይ ተኹኖ እጅግ በጣም የሚያምር ጨዋታና ሁካታ ይኖራል። እንዲሁም እ እንደ ትላልቅ በዓላት ሁሉ አዲስ አመትን እጅግ በጣም ባመረና በደመቀ ሁኔታ እኛ ሀገር ላይ ይከበራል ማለት ነው

ቡና መፍጨትን ታውቃለ መፍጨትን አላውቅም ምክንያቱም ከእኛ ሀገር እና ከእኛ አከባቢ ቡና አይፈላምና። ቡና መፍጨትን አላውቅም ማለት ነው። ነገር ግን መጠጡ ግን ከሌላ ሀገር ወደ እኛ። በንግድ መልኩ ስለሚመጣና የተፈጨ ቡና በተለያዩ ሸቀጣ ሸቀጦች ላይ ስለሚሸጥ ያንን እንጠቀማለን እጠጣለሁ እንጂ ቡና መፍጨት አለው

የአካል ብቃት እንቅስቃሴ ታደርጋለህ? አዎ የአካል ብቃት እንቅስቃሴ ሁሌም በየቀኑ ጠዋት ጠዋት አደርጋለሁ ምክንያቱም የአካል ብቃት እንቅስቃሴ ማድረግ እጅግ በጣም ብዙ የጤና ጠቀሜታዎች አሉት። እና እኔም ከስራ ሰዓት በፊት ሁሌም የአካል ብቃት እንቅስቃሴ አደርጋለሁ ማለት ነው። ከማደርጋቸው የአካል ብቃት እንቅስቃሴዎች ውስጥም እንደ ስፖርት፣ እግር ኳስ፣ ጌም፣ ሩጫ የተለያዩ የስፖርት አይነቶችን በመተግበር የአካል ብቃት እንቅስቃሴ እደርጋለሁ ማለት ነው። ምክንያቱም ጤናማ የሆነ ሰው ለመሆንና እንዲሁም ደግሞ ጠንካራ ስራችንን በብቃትና በጥራት ለመወጣት እንዲሁም ደግሞ የተሻለ ሰው ለመሆን የአካል ብቃት እንቅስቃሴ ማድረግ እጅግ በጣም አስፈላጊ ነው ማለት ነው እና እኔም የአካል ብቃት እንቅስቃሴ አደርጋለሁ ማለት ነው ብዙን ጊዜ የማደርገውና የምወደው ነገር ነው።

ደሞዝ በየትኛው ቀን ታገኛለህ? ያው እኔ በትምህርት አለም ላይ ስላለው ደሞዝ አላገኝም ለጊዜው። ምክንያቱም እኔ ተማሪ ነኝና የምማረውን በቤተሰብና በጓደኞቼ ወይም ደግሞ በወንድሞቼ በተለያዩ ለኔ ቅርብ በሆኑ ሰዎች እርዳታ ነው። እንጂ የምኖረው ደሞዝ አልቀበልም ማለት ነው። ምክንያቱም እኔ ተማሪ ስለሆንኩ ለወደፊት ስቀጠር እንጂ አሁን ላይ ደሞዝተኛ

ማህበራዊ ሚዲያ ትጠቀማለህ? አዎ ማህበራዊ ሚዲያ እጠቀማለሁ። ምክንያቱም የተለያዩ ውስጣዊም ሆነ ውጫዊ የአለም አቀፍ መረጃዎችን የማገኘው በማህበራዊ ሚዲያ ነው። እንዲሁም ከማህበራዊ ሚዲያ በተጨማሪ የተለያዩ መተግበሪያዎችን ደግሞ የተለያዩ አፕሊኬሽኖችም በመጠቀም አለም አቀፋዊ መረጃዎችን አገኛለሁ ማለት ነው። እና ማህበራዊ ሚዲያ እጅግ በጣም ብዙ ቁም ነገሮች የምናገኝበት ሚዲያ ነው። እንዲሁም ደግሞ የሀገራችን ሁኔታ በብዙ መንገድ የሚወራበት እና በብዙ መንገድ የሚነገርበት ስለሆነ ያንን ሁኔታ ለመረዳት ማህበራዊ ሚዲያ እንጠቀማለን ማለት ነው።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እኔ የምመርጠው በውጭ መሆን ነው። ምክንያቱም ሁሉ ነገር የሚገኘው በውጭ በምንሆንበት ሰዓት ነው ማለት ነው። ለቤት የሚያስፈልጉ ነገሮችን የምናገኘው በውጭ በምሆንበት ሰዓት ነው። ምክንያቱም ከውጭ ካልሰራን ቤት ላይ ምንም የሚገኝ ነገር የለም ማለት ነው። እያንዳንዱ ለቤት የሚያስፈልግን ነገር ለምግብ ሊሆን ይችላል ለቤት በቤት ውስጥ ለምናከናውናቸው እያንዳንዱ ተግባራት የምናገኘው በውጪ ጠንክረን ስንሰራና በውጪ ያለንን ነገር ስናደርግ ነው ማለት ነው። እኔ የምመርጠው ያው በውጭ መሆንን ነው ማለት ነው።

በቡድን መስራት ትወዳለህ? አዎ በቡድን መስራት እጅግ በጣም እወዳለሁ ያስደስተኛል። ምክንያቱም አንድን ስራ በብቃትና በጥራት ለመወጣት በቡድን መስራት እጅግ በጣም አሪፍ ነው። ምክንያቱም በቡድን ስንት ስንሰራ እጅግ በጣም ወኔያችን ከፍተኛ ነው የሚሆነው። ስራውን በቶሎ የመጨረስ አቅማችንም ከፍተኛ ነው የሚሆነው ማለት ነው። እንዲሁም በቡድን ስንሰራ እጅግ በጣም ብዙ ነገር ቀላል ይሆናል የመረዳዳት የመተባበር የወንድማማችነት። እንዲሁም ደግሞ የአብሮነት እሴታችንም በዛው ያድጋል ማለት ነው። እንዲሁም በቡድን መስራት እጅግ በጣም የሚበረታታና ትልቅ ቦታ የሚሰጠው። ስራ ነው ማለት ነው በእኛ አካባቢ። እንዲሁም በቡድን መስራት እጅግ በጣም አሪፍ ነው። እንደውም በቡድን መስራት በተረትና ምሳሌ በእኩልም የሚወደስ ነገር ነው ማለት ነው። አንድ ሎሚ ለሃምሳ ሰው ጌጡ ለአንድ ሰው ሸክሙ የሚባል ነገር አለ ማለት ነው። ይህ አባባል ምን ማለት ነው? አንድ ሎሚ ለአንድ ሰው ሸክሙ ለሃምሳ ሰውዬ ጌጡ ማለት። አንድ ስራ ለአንድ ሰው በጣም ሽክም ነው ከባድ ነው ለሃምሳ ሰው ደግሞ ጌጥ ነው ደግሞ በጋራ ሲሰራ ደግሞ ቶሎ ያልቃል ማለት ነው። እና በቡድን መስራት እጅግ በጣም እወዳለሁ። የኛም የቡድን የተለያዩ ስራዎችንም። በቡድን እንሰራለን ማለት ነው በቡድን መስራት እመርጣለሁ

ቤተሰብ ምን ያህል ጊዜ ይሰበሰባል? እንደኛ ቤተሰብ ቤተሰብ የሚሰበሰበው በአመት ከአራት እስከ አምስት ጊዜ እንሰበሰባለን። የምንሰበሰብበትም ምክንያት በቤተሰቡ መካከል አዲስ ነገር ሲፈጠርና እንዲሁም የተለያዩ አመታዊ ክብረ በዓላትን በምናከብርበት ሰዓት እንሰበሰባለን ማለት ነው። ለምሳሌ ቤተሰብ የምንሰባሰብባቸው በዓላቶች አሉ። ለምሳሌ እንደ አዲስ አመት በዓል የአዲስ አመት በዓል። በቤተሰብ ጋር አሁን እጅግ በጣም በደመቀ እናባመረ ሁኔታ ነው የምናከብረው። እንዲሁም ደግሞ የተለያዩ በዓላቶች አሉ ለምሳሌ የገና በዓል የጥምቀት በዓል እንዲሁም ልዩ ልዩ በዓላት ሲሆኑ ቤተሰብ ይሰበሰባል ማለት ነው። እንዲሁም ደግሞ ከመንፈሳዊ በዓላትም ወጣ ብሎ የተለያዩ ቤተሰብ አባላት ልደት በሚሆንበት ሰዓት እንዲሁም ደግሞ ከቤተሰብ አባላት ውስጥ አዲስ ነገር በሚፈጠርበት ሰዓት እንሰበሰባለን ማለት ነው። ያው ቤተሰብ በአመት ከአራት ወይም ከአምስት ጊዜ በላይ እንሰበሰባለን ማለት ነው

ብዙ ሰነዶችን ታዘጋጃለህ? አዎ በህይወቴ እጅግ በጣም ብዙ ሰነዶችን አዘጋጅቼ አውቃለሁ አሁን ላይም ብዙ ሰነዶችን በማዘጋጀት ላይ ነው ያለሁት ማለት ነው። እንግዲህ ሰነዶች ማለት የተለያዩ መፍትሄ የሚሹ ነገሮችን ወይም ደግሞ ለእኔ የሚያስፈልጉ ነገሮችን አዘጋጅቼ ወደ ስራ ለመተግበር ወይም ደግሞ ወደሚመለከተው አካል ለመድረስ የሚዘጋጁ ነገሮች ናቸው ማለት ነው። እና እኔም በህይወቴ እጅግ በጣም ብዙ ሰነዶችን አድርጌያለሁ አዘጋጅቼ

በባህላችሁ ሰርግ እንዴት ይከናወናል እንደኛ ሀገርና እንደኛ ባህል ሰርግ እጅግ በጣም ባማረና በደመቀ ሁኔታ ይከናወናል። እና ሰርግ የሚከናወንባቸው ሁኔታዎች እንግዲህ የተለያየ ቦታ የሚኖሩ ዘመዶች እንዲሁም የተለያየ ቦታ የሚኖሩ ወዳጅ አጋሮች እንዲሁም የተለያዩ የጎረቤት ሰዎችም ሊሆን ይችላል ብዙ ሰዎችን በመጥራት እና በመሰባሰብ የተለያየ ድግስ ዝግጅት በመዘጋጀት ብዙ ድግስ ይደገሳል። የተለያየ ነገር ይደረጋልና ሰርግ እጅግ በጣም ባማረ በደመቀ የሰው ልጅ ተገናኝቶ ሚጨፍርበት ሚዘፍንበት ሙሽሮችም የዘላለማ ህይወታቸውን የዘላለም ህይወት አጋር የሚሆኑበት እጅግ በጣም ትልቅ ቦታ የሚሰጠው ባህል ነው ማለት ነው። እና ሰርግ በባህላችን እጅግ በጣም ባማረና በደመቀ ሁኔታ ሰው በመሰብሰብ በዓልም ሰርግ እንደ በዓል ተወስዶ በመከበር በደስታ በሆይታ በልልታ በዋካታ በተለያየ በዘፈን በቀራርቶ በግጥም በተለያየ ነገሮች ሰርግ በእኛ ባህል ይከናወናል ማለት ነው

ጥፍርህን ትቆርጣለህ? አዎ ጥፍሬን እቆርጣለሁ ጥፍሬን መቁረጥ እጅግ በጣም ብዙ ጥቅም ስላለው ጥፍሬን እቆርጣለሁ ማለት ነው። እና ጥፍር መቁረጥ እጅግ በጣም ብዙ ጠቀሜታና ከብዙ የተለያየ አደጋዎችን ለመታደግ እየረዳን ማለት ነው ለምሳሌ እኔ ያደኩበት ገጠራማው ማህበረሰብ ላይ ስለሆነ። ቤተሰቦቼን ለማገዝ ስራ በምሰራበት ሰዓት የእጅ ስራ በምሰራበት ሰዓት የተለያዩ አፈር የተለያዩ ቆሻሻዎች በእጅ ወይም በጥፍሬ ውስጥ በመቅረት በተለይ ስታጠብ ሊቀሩ ስለሚችሉና ምግብ በምግብ ሰዓት ለተለይ በሽታዎች ሊያጋልጡኝ ስለሚችሉ። ጥፍሬን በመቁረጥ ከእነዚህ በሽታዎች ራሴን እታደጋለሁ ማለት ነው። እና ጥፍር መቁረጥ እጅግ በጣም ጥሩ እና ትልቅ አሪፍ ነገር ነው ጥፍሬን እቆርጣለው

ቤትህን ምን ያህል ጊዜ ታጸዳለህ? ቤቴን ሁሌም በየቀኑ ጠዋት ጠዋት አጸዳለሁ። ምክንያቱም ቤቴ ሲቆሽሽ እጅግ በጣም ለአእምሮ እርካታ አይሰጠኝም። እና ቤቴን በንጽህናና በማጽዳት ነው የሚይዘው ማለት ነው። ቤቴን ሁሌም ስራ ከመሄዴ በፊት ጠዋት ጠዋት አጸዳለሁ ማለት ነው። በሃያ አራት ሰዓት ውስጥ አንዴ ሁሌም ቤቴን አጸዳለሁ ማለት ነው። እንግዲህ ቤት ማጽዳት እጅግ በጣም ብዙ የጤናም ሆነ የደህንነት ጠቀሜታዎች ስላሉት ቤቴን በማፅዳት እይዛለሁ ማለት ነው።

በምን ሰዓት ትነሳለህ? ያው እኔ የምነሳው ከጠዋቱ አስራ ሁለት ሰዓትን ላይ ነው ማለት ነው። ያው ከጠዋቱ አስራ ሁለት ሰዓት እነሳለሁ በዚህን ሰዓት እነሳና ከወደ ስራ ከመግባቴ በፊት ማለትም የስራ መግቢያ ሰዓት ሁለት ሰዓት ነው። እስከ ሁለት ሰዓት ባሉት ጊዜያት ውስጥ የተለያዩ የቤት ስራዎችን አከናውናለሁ ከማከናውናቸው ስራዎቹ መካከል ለምሳሌ ቤት ማጽዳት ስራ እሰራለሁ። እንዲሁም ደግሞ ቁርስ በማብሰል ቁርሴን እበላለሁ እንዲሁም ደግሞ ቡና የተለያየ ነገር አፍልቼ እጠጣለሁ። ከዛም ሁለት ሰዓት ወደ ስራ እገባለሁ ማለት ነው እስከ ስድስት ሰዓት ስራ ላይ እውልና ስድስት ሰዓት ለምሳ ሰዓት እወጣለሁ። እስከ እስከ ሰባት ተኩል የምሳ ሰዓት እረፍት አለኝ ያን እረፍት አደርጋለሁ። ሰባት ተኩል ወደ ስራ እገባና እስከ አስራ አንድ ሰዓት በስራ አመሻለሁ ማለት ነው። ከዛም ከአስራ አንድ ሰዓት ከስራ በመውጣት እስከ እስከ ምሽቱ ሁለት ስዓት ድረስ ምግብ በማብሰል ለእራት የሚሆን በማብሰል። እሱንን እጠ እበላለሁ እጠቀማለሁ ማለት ነው እንዲሁም የተለያዩ ስራዎችን ቤተሰብ ጋር በመሆን እሰራለሁ እንዲሁም የተለያዩ የቤተሰብ ውይይቶችን እናደርጋለን ማለት ነው። ከዛም ሶስት ሰዓት ላይ እተኛለሁ ጠዋት የምንነሳበት ሰዓት አስራ ሁለት ሰዓት ነው ማለት ነው። ሁሌም አስራ ሁለት ሰዓት ጠዋት ላይ

የትኛውን ባህላዊ ምግብ ትወዳለህ? እኔ የምወደው ባህላዊ ምግብ እ ድንች ነው ይህ የምግብ አይነት እጅግ በጣም የሚወደድና በእኛ ባህል ብዙ ጊዜ የሚዘወተር የምግብ አይነት ነው። ድንች እንግዲህ እ የተለያየ ጥቅሞች አሉት እንዲሁም ደግሞ በተለያየ መንገድ ይዘጋጃል ማለት ነው። እንግዲህ ድንች እ ተዘጋጅቶ ለምግብነት የሚውልባቸው መንገዶች ውስጥ አንዱ አንደኛ እ ቀጥታ የድንቹን ፍሬ በመቀቀል ተልጦ እ በእንጀራና በጨው ይበላል ማለት ነው። እንደኛ ባህል። ሁለተኛ ደግሞ ድንቹን በመላጥ ወይም ደግሞ ድንቹን በመፈቅፈቅ እ እ በወጥ መልኩ ተሰርቶ እ እጅግ በጣም ባማረ ሁኔታ ይበላል ማለት ነው። ሶስተኛ ደግሞ ድንች እ እንግዲህ በቺፕስ መልኩ እ በቃጠሎ መልኩም እ ተዘጋጅቶ ይበላል ማለት ነው። እና እኔ የምወደው ባህላዊ ምግብ እና ለኔ እ እርካታ የሚሰጠኝ ድንች ነው ማለት ነው። ከድንች ተጨማሪ ገንፎ እወዳለሁ ድንች በገንፎ ደግሞ ልዩ እ ጥፍጥና ያለው እና ልዩ በጣም የሚዘወተር የባህላችን ምግብ

ምን አይነት ሙዚቃ ትወዳለህ? እኔ የምወደው ሙዚቃ ባህላዊ ሙዚቃ ነው። ነገር ግን ዘመናዊ ሙዚቃ ይመቸኛል ግን በጣም የሚወደው ሙዚቃ ባህላዊ ሙዚቃ ነው ማለት ነው። ምክንያቱም ባህላዊ ሙዚቃ እጅግ በጣም የሚያስደስተኝ- ልዩ ስሜት የሚሰጠኝ ና ባህሌን የሚገልጽ የሙዚቃ አይነት ስለሆነ ባህላዊ- ኢትዮጵያን ሙዚቃ እጅግ በጣም ደስ ይለኛል። እጅግ በጣም እወዳለሁ ማለት ነው። ምክንያቱም እኔ ባህሌን እጅግ በጣም የምወድና የማከብር ሰው ነኝ። ባህላዊ ሙዚቃ ደግሞ እጅግ በጣም- ወኔ የሚሰጥ ሞቅ የሚያደርግና እጅግ በጣም ለአእምሮ ሳቢ ማራኪ የሆነ ስለሆነ ባህላዊ ሙዚቃን-

የምትመኘው ስራ ምንድነው? የኔ የምመኘው የስራ አይነት አስተማሪነት ነው። ያው አሁን በትምህርት አለም ላይ ያለው ሰው ነኝ እንግዲህ ትምህርቴን እንደጨረስኩ። አስተማሪነት ስራን እጅግ በጣም ህልሜ ነው እመኘዋለሁም ማለት ነው። ምክንያቱም ማስተማር ማለት ያለኝን ነገር ለሰዎች ማጋራት ሳይሆን እኔም የምማርበት ስለሆነ። ማስተማር ማለት በማስተማር ውስጥ እጅግ በጣም ብዙ ነገር መማርም ስላለ። እኔ የማስተማር ህልሜ ነው ማለት ነው። ለወደፊት የምመኘው የስራ አይነት እና ፊልድ ማስተማርን ነው ማለት ነው።

የምሳ እረፍቶ ምን ያህል ጊዜ ነው? እንግዲህ የኛ አገር የመንግስት ሰራተኛ እንደ አጠቃላይ የሆነ የተለያየ ስራ የሚሰራ ሰው የምሳ ሰዓት እረፍት አንድ ተኩል ነው። እናም የኔ የምሳ እረፍትዎ እረፍቴ አንድ ሰዓት ተኩል ነው ማለት ነው። እንግዲህ ቀናቶቹ የስራ ውሎ እንደኛ የኔ ቀናቶች የስራ ውሎ ሚመስሉት እንግዲህ ጠዋት ሁለት ሰዓት ወደ ስራ እገባለሁ። እስከ ስድስት ሰዓት ስሰራ የምውልበት ሁኔታ እና ስድስት ሰዓት ላይ የምሳ እረፍት የሚሰጠኝ ሰዓት ነው ማለት ነው። ይህ የምሳ እረፍት እስከ ሰባት ከኩል የሚቆይ ነው። ከስድስት ሰዓት እስከ ሰባት ከኩል ለአንድ ሰዓት ከኩል ያህል የምሳ እረፍቴ ጊዜ ነው ማለት ነው። እንግዲህ በዚህን ሰዓት ውስጥ ምሳ እበላለሁ በተለይ ቡና ጠጣለሁ ከጎበበት ላይ ባልደረቦቼ ጋር የስራ ባልደረቦቼጋ የተለያዩ ምክሮችን አደርጋለው። የምሳ ሰዓት እረፍቴ አንድ ሰዓት ከእኩል ነው ማለት ነው

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ያው እንግዲህ የቴክኖሎጂ ችግር እጅግ በጣም በህይወቴ እየፈተነ ያለነገርና አሁን ላይም እያጋጠመ ያለ ነገር ነው ምክንያቱም እኜ ኣለሁትና ያደኩት በገጠራማው ማህበረሰብ ላይ ስለሆነ። ገጠራማው ቦታ ላይ ቴክኖሎጂ ያልተስፋፋበትና የተለያየ መጓተት ያለበት። ህዝቡ ስራን በቀላል መንገድ መጨረስ እየቻለ እጅግ በጣም የሚወሳሰብበትና ስራን ቶሎ የማይጨረስበትና እጅግ በጣም ባህላዊና የቆየ ወይም የድሮ ሁኔታ ነው ያለው። እና ይህንንም ችግር መቅረፍ እንግዲህ የተለያዩ ምፍትሄዎችን ወስጃለው ማለት ነው። እንግዲህ የተለያየ የቴክኖሎጂ እቃዎችን ከሌላ ቦታ በማስመጣት እንዲሁም የተለያየ የቴክኖሎጂ አቅም ያላቸው ሰዎችን። ኮንታክት በማግኘት በቴሌግራም በተለያየ በኦንላይንም ቢሆን የተለያየ የቴክኖሎጂ አቅም ያላቸውን ሰዎች በማግኘት ይህን ችግር ለመፍታት መፍትሄ ለማግኘት እሞክራለሁ

በፍጥነት መተየብ ትችላለህ? አዎ በፍጥነት መተየብ እችላለሁ የተለያዩ ትየባዎችንም በፍጥነት አድርጌ አውቃለሁ ማለት ነው። በተለይ አእምሮ በትምህርት አለም ላይ ስለገነባሁና የተሻለ አእምሮ አለኝ የተሻለ እውቀቱም ስላለኝ በፍጥነት ስለሆነ ነገር መገመት እና መተይብ እችላለሁ ማለት ነው። በፍጥነት መተይብ እች

ፎቶ ማንሳት ትወዳለህ? አዎ ፎቶ ማንሳት እወዳለሁ። ፎቶ እጅግ በጣም አነሳለሁ። ብዙ ፎቶም አለኝ ምክንያቱም ፎቶ ማንሳት በህይወቴ ያሳለፍኩትን ነገር የሚያሳየኝ ነገር ስለሆነ። ፎቶ አነሳለሁ ማለት ነው። ምክንያቱም ፎቶ ማንሳት ያሳለፍነውን የህይወት ታሪክ በኋላ ላይ የሚዘክረን ነገር ስለሆነ። አሁን ባለሁበት ሁኔታ የሚገጥመኝን ነገር በተለይ ያሉኝን ጓደኞቼ የስራ ሁኔታውም የተለያየ ነገሮች ላይ ፎቶ ማንሳት መነሳትም እወዳለሁ። ምክንያቱም ፎቶ ማንሳት የሆነን ነገርም ለማስረዳት በመረጃ እና በማስረጃ በተግባር በማሳየት ለማሳመን ይጠቅማል ማለት ነው። እንግዲህ ፎቶ እጅግ በጣም ብዙ ጥቅሞች አሉት። በተለይ ኢቭን እኔ የወደፊት የስራ ምኞት የአስተማሪነት ነው። እና በአስተማሪነት ላይ የማስተምራቸውን ተማሪዎች እንዲረዱኝ ለማድረግ በአካል በፎቶ በማሳየት ማስረዳት እመርጣለሁ ማለት ነው። ፎቶ ማንሳት እጅግ በጣም እወዳለሁ።

ገንዘብ ትቆጠባለህ ገንዘብ እቆጥባለሁ እጅግ በጣም ቆጣቢ ሰው ነኝ ምክንያቱም ገንዘብ መቆጠብ ለወደፊት ለሚገጥመን ችግር እዛ ችግር በፍጥነት ለመላቀቅ የሚያገለግልን ነገር ነው። እንግዲህ ገንዘብ እጅግ በጣም ቆጣቢ ነኝ እኔ እንግዲህ የዩኒቨርሲቲ ተማሪ ነኝ እና በራሴ ሰርቼ የማገኘው ገንዘብ አሁን ላይ የለም። ነገር ግን ከተለያዩ ጓደኞቼ ከቤተሰቦቼ እንዲሁም ከቅርብ ሰዎቼ እጅግ በጣም ብዙ የገንዘብ ድጋፍ ይደረግልኛል። እናም ይህ የሚላክልኝን ገንዘብ እጅግ በጣም ቆጥቤ በስነ ስርዓት ነው የምትጠቀመው ማለት ነው። ምክንያቱም ገንዘብ እንግዲህ በህይወታችን የምንፈልገውን ነገር ለማሳካት የሚያስችል ትልቅ ቦታ የሚሰጠው ነገር ነው። እናም ይህን ነገር ቆጥበን ካልተጠቀምነው ቶሎ የሚያልቅ ነገር ነው ማለት ነው። ገንዘብን እጅግ በጣም ቆጥቤ በስነ ስርዓት ነው የምጠቀመው ማለት ነው ገንዘብ ቆጣቢ ነኝ እቆጥባለሁ

ዝናብ ሲዘነብ ምን ታደርጋለህ? እኔ ዝናብ ሲዘነብ የማደርገው እንግዲህ የተለያየ የቤት ውስጥ ስራዎችን በመስራት አሳልፋለሁ ማለት ነው። ከዛም በተጨማሪ ዝናብ በሚዘንብበት ሰዓት በተለይ እኔ ያደኩበት ገጠራማው ማህበረሰብ ላይ ዝናብ ሲዘንብ ከላይ ቆርቆሮ ላይ የሚወርድ ውሃ ለማቆም እጅግ በጣም እንሯሯጣለን ማለት ነው ምክንያቱም ከላይ የዝናቡን ውሃ ማቆር ወይም ማቆም እጅግ በጣም ብዙ ጠቀሜታዎች አሉት እንግዲህ ገጠራማው ማህበረሰብ ላይ ውሃ የሚቀደው ከወራጅ ውሃና ወንዞች ላይ ሄደን ነው ማለት ነው። እናም ያ እጅግ በጣም አድካሚና አልፊ ስለሆነ ለእቃ ማጠቢያ ለተለያዩ ውሃ ለሚያስፈልግ ነገሮች ለመጠቀም የዝናብ ውሃን እናቆማለን ማለት ነው። እናም ዝናብ ሲዘንም የማደርገው እኔ የዝናብ ውሃ የማቆም ስራ እንሰራለሁ ከዛ በተጨማሪ ደግሞ ቤት ውስጥ የተለያዩ ቤት ላይ የሚሰሩ የቤታ ቤት ስራዎችን አከናውናለሁ ማለት ነው

ጾም ተጾማለህ? ጾም እጾማለሁ። እንግዲህ ጾም መጾም በእኛ ሃይማኖት በተለይ እኔ የኦርቶዶክስ ክርስቲያን ሃይማኖት ተከታይ ነኝ። እናም ኦርቶዶክስ ክርስቲያን ሃይማኖት አስተምህሮ የሚለው እንግዲህ ገነት መንግስተ ሰማያት ለመግባት አንዱ መስፈርት እንግዲህ ጾም መጾም ነው ማለት ነው። እና ጾም ለክርስቲያን ደግሞ ግዴታና አስፈላጊ ነገር ነው። እና ጾም እጾማለሁ ማለት ነው። እንግዲህ ጾም እንግዲህ በዚህ አለም ላይ እኛ ስንኖር ተስፋችን በዚህ አለም ላይ ከብሮ ወይም ነግሶ መኖር ሳይሆን ከዚህ አለም በምንሞትበት ሰዓት ወደ ቀጣይ ወደ ሰማይ እንሄዳለን ነፍሳችን ይሄዳል ማለት ነው። ከዛን በላይኛው ወይ በሰማይ አለም ውስጥ እንግዲህ ጾም ምን ጾም እና የእግዚአብሔርን ህግና ቃሉን የምናከብር ከሆነ ዘላለማዊ ህይወትን በላይኛው አለም የምናገኝበት አስተምህሮና ሁኔታና እውነት ስለሆነ እንግዲህ ይህንን የላይኛውን የዘላለም ህይወት ለማግኘት እንግዲህ አንዱ መስፈርት ጾም መጾም ስለሆነ ጾምን እጾማለሁ። ጾም እጅግ በጣም ትልቅ ቦታ የሚሰጠውና ለሰው ልጅ አስፈላጊ ለሰው ልጅ ከብዙ ኃጢአት ከብዙ መጥፎ ድርጊቶች የሚቆጠብበት ብዙ የሰው ልጅ እጅግ በጣም ሰባዊ ስሜት እንዲሰማ የሚያደርግ ነው። እንግዲህ ጾም መጾም ጾም በምንጾምበት ሰዓት ራሳችንን የምናደክመበት ሰዓት እና ከኛ በታች ያሉ በአካል አካል ጉዳተኛ የሆኑ በአቅም የደከሙ ሰዎችን፤ ጎዳና ላይ ተቀምጠው የሚለምኑ እንዲሁም ደግሞ የተለያዩ እራሳቸውን ማስተዳደር ያቃታቸው ሰርተው መኖር የማይችሉ የአካል ጉዳተኞችን የምናስብበት አእምሮም የምናገኝበትና የምንታደልበት ሁኔታ ነው ያለው ማለት ነው። ስለዚህ ጾም መጾም እጅግ በጣም ትልቅና አስፈላጊና ግዴታ ነገር ነው። እና እኔም በህይወቴ ጾምን እጾማለሁ በመጾሜም እጅግ በጣም ደስተኛ ነኝ።

የሙዚቃ መሳሪያ መጫወት ትችላለህ የሙዚቃ መሳሪያ መጫወት እችላለሁ እጅግ በጣም ልዩ ደስታ የሚሰጠኝና በህይወት ዘመኔም የምተገብረው ነገር ነው። እንግዲህ ከየምጨዋታቸው ከምጫዋታቸው የሙዚቃ መሳሪያዎች ውስጥም ለምሳሌ ክራር። የክራር የሙዚቃ መሳሪያዊነትን መጫወት እጅግ በጣም ደስ ይለኛል። እንዲሁም ደግሞ ዋሽንት መንፋትን እችላለሁ ማለት ነው። በተለይ ዋሽንት በምንነፋበት ሰዓት ልዩ የአእምሮ ደስታ ልዩ የአእምሮ ፊሊንግ የሚሰጥ ነገር ነው ማለት ነው። እና ዋሽንት መንፈት እችላለሁ ክራር እችላለሁ ማለት ነው። እና የሙዚቃ መሳሪያዎችን መጫወት እችላለሁ ተጫውቼም ነው

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ በሳምንት ለአንድ ጊዜ እሄዳለሁ ያ ማለት በሰባት ሰዓት ውስጥ በሰባት ቀናት ውስጥ አንድ ጊዜ ወደ መናፈሻ እሄዳለሁ። ይህም የምሄድበት ቀን። እንግዲህ ከሰኞ እስከ ቅዳሜ በስራ ሰዓት ጊዜዎችን አሳልፋለሁ ማለት ነው። ከሰኞ እስከ ቅዳሜ በስራ ሰዓት ካሳለፍኩ በኋላ እሁድን ለእረፍት ቀን የሚሰጥ ቀን ነው ማለት ነው። እንደኛ ሀገር እና እንደኛ ሀገር ሁኔታ እረፍት እሁድ የእረፍት ቀን የሚሰጥበት ሁኔታ ነው ያለው። እና እሁድን የእረፍት ቀኔን የማሳልፈው ከጓደኞቼ ከቤተሰቦቼ እንዲሁም ከተለያዩ ከቅርብ ሰዎቼ ጋር ወደ መናፈሻ በሞሄ ቦታ በመሄድ። አሳልፋለሁ ማለት ነው። ወደ መናፈሻ ቦታ ለምን ያህል ጊዜ ትሄዳለህ? ለሚለው ወደ መናፈሻ ቦታ በሳምንት ለአንድ ጊዜ። በሰባት ቀን አንድ ጊዜ እሄዳለሁ።

ታሪክ መንገር ትወዳለህ አዎ ታሪክ መንገር እጅግ በጣም እወዳለሁ እጅግ በጣም ያስደስተኛል። እኔ እንግዲህ ተማሪ ነኝ እና ብዙ ታሪኮችን ተምሬያለሁ በተለይ ኢትዮጵያን ሂስትሪ እጅግ በጣም ለብዙ ጊዜ ተደጋጋሚ ተምሬያለሁ ወስጃለሁ ማለት ነው። እና የተማርኩትን የኢትዮጵያን ሂስትሪ ለማንኛውም ኢትዮጵያዊ መንገርም ማስረዳትም እወዳለሁ ማለት ነው። ምክንያቱም እንደ ሀገር ኢትዮጵያ እጅግ በጣም የሚያኮራና ከማንም በላይ የሆነ ታሪክ ያላትና እጅግ በጣም በአፍሪካ ውስጥ ቀደምት የምትባል እና በአፍሪካ ውስጥ ልዩ ቦታ የሚሰጣት የነጻነት ተምሳሌት የሆነች ሀገር ናት። እና ይህንን ታሪክ ለሌሎች ማጋራትም መናገርም እወዳለሁ ማለት ነው። እንግዲህ ታሪክ እንግዲህ ከበተማርኩባቸው የትምህርት ጊዜያቶች ውስጥ በተለይ ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ሂስትሪ የሚባል ኮርስ ወይም ሳብጀክት ወስጃለሁ። እንዲሁም ደግሞ ዩኒቨርሲቲ ከገባው በኋላ ፍሬሽማን ኮርስ ላይ የሂስትሪ መጽሐፍን ወስጃለሁ ማለት ነው። እናም አሁን ላይ የማጠናው የዲፓርትመንት አይነት ዩኒቨርሲቲ ውስጥ የማጠናው የዲፓርትመንት አይነት ሂስትሪ ነው። እናም ሂስትሪን ነው የማጠናው ማለት ነው ይህንን የማጠናውን ታሪክ ደግሞ ለሰዎች ማስረዳት መንገር እጅግ በጣም ህልሜም ነው አላማዬም ነው ጉጉቴም ነው ማለት ነው። እና ታሪክን መንገር እወዳለሁ። በተለይ የኢትዮጵያ ታሪክ መናገር እጅግ በጣም እወዳለሁ መቼም የማልሰለቸውና ሁሌም የምወደው የምናፍቀው ነገር ነው። ምክንያቱም ኢትዮጵያ ማለት የጥንት ስልጣኔ ባለቤት ናት። እንዲሁም ደግሞ የሰው ዘር መገኛ ናት እንዲሁም ደግሞ በነጮች ያልተያዘች የራሷ ታሪክ ያላት ወይም ከቀኝ ግዛት ነፃ የሆነች የራሷን ባህልና እሴት ያስቀጠለች ለሌሎች የአፍሪካ ሀገሮችም የነጻነት ተምሳሌት ሆና የምትወሰድ ባንዲራዋን ሌሎች የአፍሪካ አገሮች የቀዷት እንዲሁም ደግሞ ነጻነትን ሲያስቡ ኢትዮጵያ አብራ የምትታሰብ ሀገር ናት። እና ይሄ ልዩ ታሪክ ያላትን ሀገር ታሪኳን ማወቅ እና ታሪኳን መናገር እጅግ በጣም እወዳለሁ ያስደስተኛል

የድምጽ መልእክት ትልካለህ? የድምጽ መልእክት ብዙ ጊዜ እልካለሁ። ግን ከድምጽ መልእክት ይልቅ ብዙ ጊዜ የምልከውና እጅግ በጣም ብዙ ጊዜ የምጠቀመው የመልእክት መለላኪ አይነት ጽሁፍ መልእክት ወይም የጽሁፍ ሚሴጅ ነው። እናም የድምጽ መልእክት በተለያዩ መተግበሬዎች ወደ ወደኞች ወደ ቤተሰቦች እንዲሁም ወደ ስራ አጋሮች ወደተለያዩ ሰዎች የተለያየ የድምጽ መልእክቶች መለላክ እችላለሁ ማለት ነው። የድምጽ መልእክት ከምላላክባቸው ድረ ገጾች መካከል ለምሳሌ እንደ ዋትሳፕ እንደ ኢንስታግራም ቴሌግራም። እንዲሁም የተለያዩ ቻቶች ላይ የድምጽ መልእክት እለዋወጣለሁ ማለት ነው። ግን ለኔ በጣም ብዙ ጊዜ የምጠቀመውና መልእክትን ለማስተላለፍ የምትጠቀመው የመልእክት አይነት የጽሁፍ መልእክት ነው ማለት ነው።

በእግር ምን ያህል ርቀት መሄድ ትችላለህ? እኔ በእግር እጅግ በጣም ብዙ ርቀት መሄድ እችላለሁ ምክንያቱም እኔ ያደኩበት ገጠረማው አካባቢ ስለሆነ። ገጠራማው አካባቢ ላይ አሁን ላይ ነው ጫማ መጡ መለበስ የተጀመረው እንጂ በእግር የምንጓዝበትና በተለይም ስራ ቦታ ስንሄድ ስራ ቦታ ላይ ጨማ የማይለበስበትና በእግር በባዶ እግር የምንሰራበት ሁኔታ ነው ያለው ማለት ነው። እንዲሁም በእግር የተለያዩ ገበያ ቦታዎች በምንሄድበት ሰዓት የምንሄደው በእግር ነው ማለት ነው። እንዲሁም ደግሞ ከእኛ ሀገር በተለየ የመስመር አክሰሱ እጅግ በጣም ዝቅተኛ ስለሆነ። ሰዎች ገበያ ሲሄዱ ብዙን ጊዜ በእግራቸው ነው የሚሄዱት እና እኔም ብዙን ጊዜ በእግሬ ነው የሚሄደው እና በእግሬ እስከ አምስት ኪሎ ሜትር ድረስ የመጓዝ አቅሜ ያለኝ ማለት ነው። እናም በእግሬ ብዙ ርቀት የሚህድ ችሎታ

የጨረቃ ብርሃን ትወዳለህ? አዎ የጨረቃ ብርሃን እጅግ በጣም እወዳለሁ ሁሌም ማታ ማታ ከቤቴ ወጥቼ የጨረቃ ብርሃንን እመለከታለሁ ምክንያቱም የጨረቃ ብርሃን ለጨለማ ብርሃን የሚሰጥ እጅግ በጣም ልዩ መዓዛ ያለውና እጅግ በጣም ለእይታ ደስ የሚል ለአእምሮ እርካታን የሚሰጥ ውብና አስደሳች የሆነ እይታን የሚፈጥር ብርሃን ነው ማለት ነው። እና የጨረቃ ብርሃን ማየት እጅግ በጣም ያስደስተኛል በተለይ ጨረቃ በምትወጣበት ሰዓት ደግሞ ጨረቃን ተከትለው የሚወጡ ከዋክብቶች አሉና እነዛን ከዋክብቶችም ለማየት ስል የጨረቃ ብርሃንን በዛው አያለሁ ማለት ነው። እንዲሁም የጨረቃ ብርሃን እጅግ በጣም ደስታ የሚሰጥና ጥልቁን ጨለማ ብርሃን የሚያደርግ ነው። ሁሌም ማታ ማታ ከቤቴ ወጥቼ ጨረቃ ብርሃንን እመለከታለሁ ማለት ነው። የጨረቃ ብርሃን ሁሌም አያለሁ

ለስራ ትጓዛለህ? ለስራ እጓዛለሁ። ግን አብዛኛውን ጊዜ እኔ ወደ ስራ ስሄድ የራሴ ሳይክል አለኝ። እና በራሴ ሳይክል ነው ወደ ስራዬ የምሄደው ማለት ነው። በተለይ በሳይክል ወደ ስራ በሚሄድበት ሰዓት እጅግ በጣም ልዩ ደስታን ይሰጠኛል። እንዲሁም ደግሞ ከስራው በሰአቱ እደርሳለሁ ማለት ነው። የስራ መጓተት ምናምን አይኖርም። እንዲሁም ደግሞ ሳይክል በማልንዳበት ወይም ሳይክሌ በተበላሸች ሰዓት ደግሞ በእግሬ እሄዳለሁ ማለት ነው። ስለዚህ ለስራ

የመንገድህን ስም ታውቃለህ? እኔ የመንገዴን ስም አላውቅም። በተለይ እንደኛ በእኛ ሀገር እጅግ በጣም ብዙ መንገዶች እጅግ በጣም ወደተለያየ- አቅጣጫ የሚወስዱ ብዙ መንገዶች አሉ። እናም ይህ እነዚህ ብዙሃን መንገዶች ስም የላቸውም ማለት ነው። እና እኔም የመንገድ ስም አላውቅም። መንገድ በእኛ ሀገር በእኛ ባህል በእኛ ሁኔታ የመንገድ ስም የማይሰጥበት ሁኔታ ነው ያለው ማለት ነው። ስለዚህ- አብዛኛውን ጊዜ ወደ እኛ ሀገር የመንገድ ስም አይሰጥም። እኔም የመንገድ ስም አላውቅም።

በጀት ታስተዳድራለህ አዎ በጀት አስተዳድራለሁ። እንግዲህ በጀት ማስተዳደር እንደኛ ሀገር ጎልቶ የሚታየውና የበጀት ማስተዳደር ትልቅ ሀላፊነት የሚታየው የተለያዩ ድርጅቶች ላይ ነው። እናም ከእነዛ ድርጅቶች ላይ የድርጅቱ ሀላፊዎች ወይም በድርጅት ውስጥ ትልቅ ቦታ ወይም ትልቅ ስልጣን ያላቸው ሰዎች በጀትን የማስተዳደር ትልቅ ሀላፊነት ይጣልባቸዋል። ነገር ግን የበጀት በጀት የማስተዳደር ሀላፊነት እዚህም ቦታ ላይ ብቻ የተወሰነ ሳይሆን በትናንሽ ስራዎቹም ወይም ደግሞ ሰዎች ከሚያደርጓቸው ትንሽ ነገሮች ላይም የራሳቸው የሆነ በጀት ያስተዳድራሉ ማለት ነው። ለምሳሌ እኔ የዩኒቨርሲቲ ተማሪ ነኝና የዩኒቨርሲቲ ተማሪ እየተማርኩ ባለሁበት ሰዓት የራሴን በጀት የማስተዳደር ሰው ነው ማለት ነው። የራሴን በጀት እንግዲህ የማገኘው ከወላጅ እናት አባቶች ከእህት ከወንድሞቼ እንዲሁም ከጓደኞቼና ከቅርብ ወዳጆቼ የሚለቀቅልኝ በጀት አለ። ወይም ደግሞ የሚላክልኝ ብር ወይም ስጦታ አለና። ይህ ስጦታና ለይሄ ለኔ ለራሴ በጀት ነውና ይሄን በጀት። በመቆጠብ እና ከተለያየ አልባሌ ቦታ ከማጥፋት በመቆጠብ እንዲሁም ደግሞ እጅግ በጣም በጥበብና በብቃት የሚለቅልኝን ብር መጠቀም የራሴ በጀት አስተዳድራለሁ ማለት ነው። ስለዚህ በጀት

እድለኛ ነገር አለህ አዎ እድለኛ ነገር አለኝ በተለይ እኛ ሀገር እድለኛነታችን የሚታወቀው በተለያዩ የእድል መፈተሻ ሁኔታዎች አሉ። ከነዚህም ውስጥ የኔ እድለኛ የሆንኩ የሆንኩበት ምክንያት እና እድለኛ እንደሆንኩ ያወኩበት በተለይ ከአንድ እስከ ስምንት ያሉ የትምህርት ደረጃዎችን በምማርበት ሰዓት በትምህርት ቤታችን የሚቆረጥ ሎተሪ ነበረ እና ያ ሎተሪ የሚደርሰው እንግዲህ አንድ መጽሐፍ ነው። እና የመጽሐፍ ሎተሪ ይቆረጥ ነበርና እኔም እድሌ ለመሞከር እንግዲህ አስር ብር ከፍዬ ትኬት በመቁረጥ የመጽሃፍ ሎተሪ ቆርጬ ነበር አና ያ መጽሐፍ በሚመታበት ሰዓት ለኔ ደርሶኛል እና እድሌንም እጅግ በጣም ያደነኩበት በእድሌም ደስተኛ የሆንኩበት ሰዓት ነው ማለት ነው። ስለዚህ የኔ እድለኛ የሆነ ነገር አለኝ።

ደብዳቤ መጻፍ ትወዳለህ አዎ ደብዳቤ መጻፍ እጅግ በጣም ነው የምወደው። እንግዲህ ደብዳቤ ወደ ቅርብ ወደ ወዳጆች ወደ እህት ወንድሞች ወደ ቤተሰቦች እንዲሁም ወደ ተለያዩ ቦታ። ከእኔ ርቀው ለሚኖሩ ጓዶቼ ወዳጆቼ እንዲሁም ሰዎች ደብዳቤ እልካለው ማለት ነው። እንግዲህ ደብዳቤ በብዙ አይነት መንገድ ይላካል። አንደኛ በፖስታ ወይም በሳጥን የሚላክበት ሁኔታ አለ። በተለይ ይሄ የአላላክ ዘዴ ድሮ እንግዲህ እናት አባቶቻችን ሲጠቀሙበት የነበረና በተለይ በድሮ ላይ ቴክኖሎጂ። የሌለበት ሰዓት እና በተለይ ከሌላ ቦታ ያለን ሰው መልእክት ለማስተላለፍ የሚጠቀሙበት ወይም የምንጠቀምበት የመላላከያ አይነት የፖስታ ደብዳቤ ነው። እናም እኔ ይህንን ደብዳቤ እልካለሁ ማለት ነው። እንግዲህ ብዙ ደብዳቤዎችንም ጽፌ ወደ ወንድሞቼ ወደ ቤተሰቦቼ እንዲሁም ወደ ጓደኞቼ ልኬያለሁ ማለት ነው። ደብዳቤ መጻፍ እወዳለሁ። ምክንያቱም ደብዳቤ መጻፍ ለምንፈልገው አካል የምንፈልገውን ነገር ማስተላለፊያ መንገድ ስለሆነ ደብዳቤ መጻፍ

ሩዝ ትወዳለ? ሩዝ እጅግ በጣም እወዳለሁ። እጅግ በጣም የሚመረጥና የሚወደድ የምግብ አይነት ነው ማለት ነው። እንግዲህ እንደ እኛ ሀገር ሩዝ ትልቅ ቦታ የሚሰጠውና በተለይም በኢትዮጵያ ሩዝ በጣም በከፍተኛ ሁኔታ የሚመረትበት ሁኔታ ነው ያለው። በተለይም በኢትዮጵያ ሀገር በአማራ ክልል ውስጥ እንዲሁም በተለይ በደንቢያና በፎገራ ወረዳዎች ላይ እጅግ በጣም ብዙ የሩዝ ምርት የሚመረትበትና ሙሉ የኢትዮጵያ ሊመግብ የሚችል የሩዝ መጠን የሚመረትበት ቦታ ነው ማለት ነው። እና ሩዝ እጅግ በጣም እወዳለሁ ሁለም እመጋበለሁ ማለት ነው። በተለይ ሩዝ አሁን ላይ የዩንሸርሲቲ ተማሪ ሆኜ በምኖርበት ሰዓት መክሰኞ እና ሀሙስ ቀነቶች ሙሉ ለዩንሸርሲቲ ተማሪ ጠዋት ላይከሻይ ጋር ሩዝ ይዘጋጃል ማለት ነው። እናም ሩዝ ሁሌም ማክሰኞ እና ሀሙስ ሁሌም እበላለሁ፥ ማለት ነው። እና ሩዝ እጅግ በጣም ደስ የሚል ደስ የሚል የምግብ አይነት ነው።

መስኮትን ክፍት ትተዋለህ? አዎ አብዛኛውን ጊዜ መስኮቴን ክፍት እተዋለሁ። ምክንያቱም መስኮቴን ክፍት መተው እጅግ በጣም ብዙ ጥቅም ስለሚሰጥ ክፍት እተዋለሁ። በተለይ ጠዋት ጠዋት መስኮቴን ክፍት ስተወው የፀሀይ ጨረር ሲገባ እጅግ በጣም ደስ ይለኛል ማለት ነው። የፀሀይ ጨረር እንዲገባ ቤቴ ላይ መስኮቴን እከፍታለሁ። ሲቀጥልም ደግሞ መስኮት መክፈት እጅግ በጣም አሪፍ ነገር ነው። ምክንያቱም ንጹህ አየር ወደ ቤት እንዲገባ ያደርጋል ማለት ነው። እንዲሁም ደግሞ መስኮቱን ከፍቼ ወደ ውጭ በምመለከትበት ሰዓት እጅግ በጣም ልዩ እርካታና ደስታን ይሰጠኛል ማለት ነው። በተለይም ደግሞ ውስጥ ውጩ በጣም ብዙ ዝናብ በሚጥልበት ሰዓት እና ውጭ ለመውጣት አመቺ የማይሆንበት ሁኔታ ሲፈጠር መስኮቱን በመክፈት ውጭ ያለውን ነገር አያለሁ ማለት ነው። እና መስኮት ክፍት እተዋለሁ ምክንያቱም ንጹህ አየር ወደ ቤት እንዲገባ ብዙውን ጊዜ መስኮት ክፍት እተዋለሁ ማለት ነው

ሳንደል ትለብሳለህ? ሳንደል ብዙም ጊዜ አለብስም። ምክንያቱም ሳንደል አብዛኛውን ጊዜ ወደኛ ማህበረሰብ ያልተለመደ ና ብዙም ሊለበስ የማይችል የልብስ አይነት ነው። በተለይ ወደ እኛ የሚለበሱ እጅግ በጣም የሚዘወተሩ የልብስ አይነቶች የተለያዩ ባህላዊ ልብሶች እንዲሁም ደግሞ በተወሰነ ደረጃ አሁን ላይ የሚመጡ የተለያዩ ዘመናዊ ልብሶች እንዲሁም ደሞ ዘመናዊ ጫማዎች- እነዚህ ይለበሳሉ እንጂ ሳንደል ወደ እኛ አካባቢ ያልተለመደና የማይለበስ ነገር ነው። እኔም ሳንደል አለብስም።

የስራ አሰራሮችን ትከተላለህ የስራ አሰራሮችን እከተላለሁ የስራ አሰራሮችን በምንከተልበት ሰዓት የምንሰራውን ስራ በምንፈልገው ልክና በብቃትና በጥራት እንድንወጣ የስራ አሰራር መንገዶችን መከተል እጅግ በጣም ጠቃሚ ነገር ነው። እናም የስራ አሰራሮችን ወይም ደግሞ ስራን ለመስራት ቀድመን የምናቅዳቸው ነገሮችን ወይም ደግሞ ስራውን ለመስራት ቀድመን እቅዶችን በማቀድ። እነዛን ያቀድናቸውን እቅዶች በጽሁፍ ሊሆን ይችላል ፕላን አድርገን አስቀምጠን። በዛ መሰረት ወደ ስራ ስንገባ በጻፍነው ወይም ባስቀመጥነው እቅድ መሰረት ስራዎችን እንሰራለን ማለት ነው። እና የስራ አሰራር መንገዶችን እከተላለሁ

በየትኛው እጅ ትጽፋለህ? እኔ ብዙ ጊዜ የምጽፈው በቀኝ እጄ ነው። እንግዲህ አንዳንድ ሰዎች በግራ እጅ የሚጽፉ ሰዎች አሉ እኔ ግን ከ ልጅነቴ ጀምሬ እስካሁን ድረስ የለመድኩት የአጻጻፍ አይነት በቀኝ እጄ ነው። በግራ እጅ ምንም መጻፍ የማልችበት ሁኔታ ነው ማለት ነው። እና እኔ መጻፍ ምችለው በቀኝ እጄ

በሰአት የምትደርስ ሰው ነህ? አዎ በሰአት የምደርስ ሰው ነህ ምክንያቱም በሰአት የማይገኝ ሰው እና ቀጠሮን የሚያጓትት ሰው እጅግ በጣም እጠላለሁ። እጅግ በጣም አምርሬ ስለምጠላ እኔም ሰዓት ማክበር እና በሰአት መድረስን እጅግ በጣም እደግፋለሁ። ምክንያቱም እንግዲህ ሰዎች የተለያዩ ጉዳዮችን ለማስፈፀም እንግዲህ ምክክር ያስፈልጋልና። የተለያዩ ምክክሮችን ለማድረግ እንዲሁም ደግሞ የተለያዩ ጉዳዮችን ለማስፈፀም የተለያየ ስብሰባዎች በሚቀጠሩበትና ሰዓት በሚያዙበት ሰዓት። እንግዲህ ሰውን ላለመስጠበቅ እና የሰብሰበውን ሂደት ላለመጓተት በሰአቱ መገኘት እጅግ በጣም የምደግፍ ሰው ነኝ። እና በሰአት እደርሳለሁ ማለት ነው። የተለያየ ችግር ወይም ደግሞ የተለያየ አደጋ በሰአት እንዳይደርስ የሚያደርጉ የተለያዩ አደጋዎች ካልገጠመኝ በስተቀር እኔ ሁሌም ቢሆን በሰአት ለመድረስ እጥራለሁ እሞክራለሁ ማለት ነው። እና በስአት የምደርስ ሰው ነኝ

የስራ ግምገማ ትደረግልሃል አዎ የስራ ግምገማ ይደረግልናል። እኛ እንግዲህ ተማሪዎች ነን በትምህርት አለም ላይ ሳለን እንግዲህ ምን ያህል አውቀናል የሚለው ኡ ኡ ኡ ግምገማ ይደረግልናል ማለት ነው። እንግዲህ የምንገመገምበትም በተለያየ መንገዶች እንገመገማለን እ ከምንገመገምባቸው መንገዶች መካከል ለምሳሌ እ የተማርናቸውን ኮርሶች ወይም ደግሞ የተማርናቸውን ይዘቶች። በፈተና መልኩ ተዘጋጅተው ምን ያህል አውቀዋል የሚለውን እንገመገማለን። እንዲሁም ደግሞ የተለያዩ አጭርና ረጅም እ የክህሎት ስልጠና በሚሰጡበት ሰዓት እንዲሁም ደግሞ የተለያየ የሙያ ስልጠና በሚሰጡበት ሰዓት። ስልጠናዎቹን ከወሰድን በኋላ እ የስራ ግምገማ እ ይደረግልናል ምን ያህል ስልጠናዎችን ለምደናል የሚለውን በፈተና ተፈትነን ነው የምንታየው ማለት ነው። እና። እ የስራ ግምገማ ይደረግልናል ማለት ነው። እንግዲህ የስራ ግምገማ ማድረግ እንግዲህ ስለ ስራው ኡ ብቃትና ስለ ስራው አሪፍነት ደግሞ እጅግ በጣም ጠቃሚ ነገር ነው። የስራ ግምገማ ይደረግብኛል።

ቡና ወይስ ሻይ ትመርጣለህ? ያው እኔ ብዙን ጊዜ የምመርጠው ቡናን ነው። ከሻይ እኔ ብዙ ጊዜ የምመርጠው ቡናን ነው። በተለይ እኔ የምወዳቸው እጅግ በጣም ብዙ መጠጦች አሉ። ነገር ግን ቡና ሻይም ከምወዳቸው መጠጦች ውስጥ አንዱ ቢሆንም። ከቡና ሻይ አስበልጬ የምወደውና ሁሌም የማዘወትረው መጠጥ ግን እንደ ወተት እንዲሁም የተለያዩ እርጎ የተለያዩ መሰል መጠጦችን እጅግ በጣም ብዙ ጊዜ አዘወትራለሁ። ነገር ግን ከቡናና ከሻይ በመነፃፀርምና በመወዳደርበት ሰዓት እኔ በጣም የምወደውና ብዙ ጊዜ የምጠቀመው ቡና ነው። ምክንያቱም ቡና እንግዲህ አእምሮአችን በሚደብረን ሰዓት አእምሮአችንን ለማዝናናትና ከድብርት ሙድ ውስጥ ለመውጣት የሚመከር የመጠጥ አይነት ነው ማለት ነው። እና ቡና እጅግ በጣም አሪፍ እና በኢትዮጵያ የተለመደና ብዙ ማህበረሰብ ብዙሃኑ ማህበረሰብ በየቀኑ የሚጠቀሙት የመጠጥ አይነት ነው

በዚህ ቅዳሜና ሁድ ምን ታደርጋለህ? እንግዲህ ለኔ በቀጣይ ቅዳሜና እሁድ የማደርገውን ነገር እንግዲህ ቅዳሜን እኔ ተማሪ እንደመሆኔ መጠን በጥናት ነው የማሳልፈው ማለት ነው። እኔ እየተማርኩት ያሉትን ኮርሶች በማጥናት ቅዳሜን አሳልፋለሁ። እሁድን እንግዲህ የእረፍት ቀን በማድረግ የተለያዩ የእረፍት ድርጊቶችን ወይም ደግሞ ራሴን የሚያዝናና ነገሮችን አደርጋለሁ አይነት ነው። በተለይ እሁድ የእረፍት ቀኔን ከማሳለፍባቸው መንገዶች ውስጥ አንዱ ወደተለያዩ መናፈሻ ቦታዎች ከጓደኞቼ ጋር በመሄድ ራሴን አዝናናለሁ ማለት ነው። እንዲሁም ደግሞ እሁድ እንግዲህ በሀገር ውስጥም በውጭ ሀገርም የሚካሄዱ የተለያዩ ሀገራት ሊጎች አሉ እና እነሱ ሊጎች ወይም እነሱ የእግር የኳስ ሊጎች በማየት ራሴን አዝናናለሁ ማለት ነው። እንዲሁም ከዚህ በተጨማሪ እሁድን የሚያሳልፈው የተለያዩ ልብ ወለዳዊ የሆነ መጽሐፍቶችና የተለያዩ መጽሐፍቶችንም እንደ መዝናኛ በማንበብ እሁድን ወይም የእረፍት ቀኔን አሳልፋለሁ ማለት ነው። ቅዳሜና እሁድን ማሳልፈው እንግዲህ ከሞላ ጎደል በዚህ

ሹራብ መስፋት ትችላለህ ሹራብ መስፋት አልችልም ምክንያቱም በሙያው ስልጠና ስላልወሰድኩ ሹራብ መስፋት አልችልም። እንግዲህ እንደኛ አካባቢ ሹራም መስፋት የሚችሉና በሙያው ብቃቱና ስልጠና የወሰዱ የሚችሉ ራሱን የቻሉ የሚሰፉ ሰዎች አሉ። ሹራብ እንግዲህ በሚቀደድብኝ ሰዓት ወይም ደግሞ የሹራብ በሚጠበኝ በሚሰፋኝ ሰዓት ለማስቀነስም ለማስጠበብም። ለማሰፋት የምሄደው እንግዲህ የሱፍ ባለሙያዎቹ ጋር ነው እንጂ እኔ ራሴ መስፋት አልችልም ማለት ነው። ምክንያቱም የመስፊያ ማሽኑም ስለሌለኝ። እና የኔ የስራ አይነት ተማሪነት ስለሆነ ሹራብ አሰፋለሁ እንጂ እኔ ራሴ አልሰፋም